እንደ ስራው ባህሪያችን የስራው ባህሪያችንም በቡድን የሚያሰራ ነገር ስለሆነ እኔም በቡድን መስራት እወዳለሁ በቡድን መስራት በጣም ብዙ ጥቅሞች አሉት። በቡድን መካከል በጣም ብዙ ሰዎች የተለያየ ልምድ የተለያየ ችሎታ የተለያየ እውቀት የጾታ ስብጥር የሃይማኖት የብሄር የጎሳ የባህል እንደነዚህ ያሉ ብዙ አይነት ስብጥሮች አሉ በአንድ ቡድን ውስጥ ስለዚህ በዚህ ቡድን ውስጥ እነዚህ በርካታ የሆኑ የተለያዩ አይነት ሀሳቦች የሚነሱበት ስለሆነ። ቡድን ውስጥ ላይ የተለያዩ ልምዶችን መቅሰም ይቻላል እውቀት ማግኘት ይቻላል። ልምድ ማግኘት ይቻላል ባህላዊ ሃይማኖታዊ ኢኮኖሚያዊ ሌሎችንም አይነት ነገሮች ሁሉ ማግኘት ይቻላል። ስለዚህ እውቀት ማግኛ መንገድም ስለሆነ በቡድን መስራት እንደ እንደ ግዴታ ሁሉ መለመድ ያለበት ነገር ነው ብዬ አስባለሁ። እኔም በምሰራበት ቦታ ላይ በቡድን የምንሰራቸው ስራዎች ብዙ ናቸው። በቡድን በምንሰራበት ጊዜ አንደኛው የሌለውን ሌላኛው እየሞላለት አንደኛው በማይኖርበት ጊዜ ሌላኛው እየሸፈነለት ለመስራት ለመረዳዳት ለመተጋገዝ በጣም ምቹ ነው። በቡድን በምንሰራበት ጊዜ አንደኛው ላይ ለምሳሌ እውቀት ልምድ ምናምን ሊጎል ይችላል ያንን ክፍተት የጎደለውን ሌላኛው ይሞላለታል ይህንን በዚህ ብታስተካክለው ይህንን በዚህ መልኩ ብታሻሽለው የሚሉ የተለያዩ አስተያየቶች ይቀርባሉ። ከልምድ አንፃር ልምድ የምንለዋወጥበት ሀሳብ የምንካፈልበት ውይይት የምናደርግበት የተለያዩ ሀሳቦች የሚነሱበት ስለሆነ ቡድን በጣም መሰረታዊ ነገር ነው። በእኛ ቡድን ውስጥ አራት ሰዎች አለን አራታችንም የተመሳሳይ የሆነ የስራ መደብ ላይ ያለን ነን። ተመሳሳይ የሆነ የስራ መደብ ላይ ብንሆንም በስራ መደቡ ላይ ሁላችንም ተመሳሳይ የሆነ ልምድ እውቀት ችሎታ የለንም። ስለዚህ በልምድ ያነሰው ሰው በልምድ ብዙ ካለው ሰው ክህሎት እውቀት ካለው ሰው ጠጋ እያለ ሀሳቦችን ይቀበላል አሰራሩን ይለምዳል። ስለዚህ አሰራር ለመልመድ እውቀት ለማካፈል ብዙ መሰረታዊ የሆነ ጥቅሞች ያሉት ስለሆነ በቡድን ስራዎችን መስራት። በጣም ደስ ይለኛል። ይሄ መለመድ አለበት ብዬ የማስበው ሰው በራሱ ማህበራዊ የሆነ መስተጋብሮችን ሊኖር የሚገባው ነው። ለብቻው ለግሉ ሮጦ ውጤታማ መሆን አይቻልም። በማንኛውም ረገድ ብንመለከተው ለብቻው የሮጠ ለብቻው የሄደ ለብቻው የተንቀሳቀሰ ሰው የሚያጋጥሙት ችግሮቹንም ለብቻው ነው የሚጋፈጠው ስለዚህ። በጋራ በምንሆንበት ጊዜ አንደኛው ለአንደኛው ሀይል ብርታት ጽናት እየሆነ በጉልበት በሃይል በብርታት መንቀሳቀስ የሚቻልበትን እድል ይፈጥራል። ስለዚህ በቡድን በቡድን እየሆነ በማንኛውም ረገድ ላይ ስራዎችን ብንሰራ መልካም ነው የሚል ሀሳብ አቀርባለሁ።

የመብራት ሀይል መቆረጥ በተለያዩ ምክንያቶች ሊፈጸር ሊፈጠር ይችላል። አንዳንዴ በተፈጥሮ ጉዳዮች አንዳንዴም በሰው ሰራሽ ምክንያቶች ተፈጥሮአዊ የሚባሉት ለምሳሌ በራሱ ጊዜ በውጥረት ምክንያት ነፋስ ከፍተኛ የሆነ ንፋስ በሚነፍስበት ጊዜ ሊቆረጥ ይችላል። በዝናብ ምክንያት ሊቆረጥ ይችላል እንደዚሁም ደግሞ በመብረቅ ምክንያት ሊቆረጥ ይችላል እንደነዚህ ያሉ አጋጣሚዎች ሊፈጠሩ ይችላሉ። ይህ ተፈጥሮአዊ የሆነ ነገር ነው በጊዜ ሂደትም በማርጀቱ ምክንያት በጊዜው እርዝማኔ ምክንያት የሚፈጠሩ መቆረጦች ሊኖሩ ይችላሉ። ከዚህ በተጨማሪ ግን ሰው ሰራሽ በሆኑ ምክንያቶችም ይቆረጣል። በተለይ ከፍተኛ የሆነ ጭነት የጫኑ መኪናዎች መብራቶችን ይቆርጣሉ። ሰዎችም በስርቆት ምክንያት መብራቶችን ሊቆርጡ ይችላሉ። ሰው ዛፍ በሚቆርጥበት ጊዜ የሚወድቀው ዛፍ አብሮ መብራቱን ይዞት ሊሄድ ስለሚችል ይቆርጠዋል። እንደነዚህ ያሉም መሰረታዊ የሆኑ ሰው ሰራሽ የሚባሉ መብራትን የሚቆርጡ ጉዳዮች አሉ። እነዚህ በሁለቱም በተፈጥሮም ይሁን በሰው ሰራሽ ምክንያት መብራቶች በሚቆረጡበት ጊዜ ማንኛውም ሰው ጥንቃቄ ማድረግ አለበት። ምክንያቱም ይህ መብራት ሀይል ያለው ነው። ሀይሉ ደግሞ ሰውም እንስሳትም ማንኛውንም ነገር ቢነካው አደጋ የሚያደርስ ነው። ሰዎችን ይገድላል እንስሳትንም ይገድላል። ቤት ንብረትንም ሊያቃጥልና ሊያወድም ይችላል። ስለዚህ ጥንቃቄ የሚያስፈልገው ጉዳይ ነው። ገመድ በሚገኝበት የተቆረጠ ገመድ በሚገኝበት ጊዜ ያንን ገመድ በእጅ ከመንካት ይልቅ ሀይል መኖር አለመኖሩን ማረጋገጥ ይጠይቃል። ስለዚህ ይህንን በማድረግ መብራት በሚቆረጥበት ጊዜ ራስን ከሞት አደጋ ንብረትንም ከማውደም መጠበቅ ይኖርብናል። አንድ አጋጣሚ አለ። በእኔ በምኖርበት አካባቢ መብራት ይቆረጣል። ይህ የተቆረጠው መብራት ከተሰራ ጥቂት ጊዜው ነበር። የመብራቱ የተሰራበት አልሙኒየሙ በጣም ያብረቀርቃል። እና በጣም በማብረቅረቁ ምክንያት አጠገባቸው ላይ የወደቀ አንዲት እናት ይመለከቱታል። ያንን ስትመለከተው አዲስ የሆነ ስለሆነ በወቅቱ ደግሞ ዝናብ ጥሎ ስለነበረ ከብቶች ሲመጡ ጭቃ እንዳያደርጉት ብለው። ልሰብስብላቸው ጭቃ ያደርጉባቸዋል ይህንን አዲሱን መብራት ያቆሽሹባቸዋል ብለው በየዋህነት ያንን መብራት ይይዙታል መብራቱን በሚይዙበት ጊዜ ሀይል ስለነበረው ወዲያውኑ ይገድላቸዋል። ከዚያ ሌላ ሰው ይመጣና ወይኔ እህቴ ብላ እህቷ ትመጣና ያችን መብራት የያዛትን ስትይዝ እሷንም ደግሞ ይይዛታል። ከዛ የእሷ ባል ደግሞ መጥቶ እሷን ለማትረፍ ሚስቱን ለማትረፍ ብሎ እሷን ሚስቱን ሲይዝ እሱንም ደግሞ እዛው ላይ ይይዘዋል። በአንድ ቀን ውስጥ ሶስት ሰዎችን ገድሏል። ስለዚህ እንደዚህ ያለ የንብረት የሰው ህይወት አደጋ ላይ የሚጥል ስለሆነ መብራት በሚቆረጥበት ጊዜ ለሚመለከታቸው አካላት ማስረጃውን በመስጠት ስልክ በመደወል ሊሆን ይችላል። ወይም በተለያዩ ምክንያቶች ደግሞ በራሳችንም መፍታት ያለብንም ችግር ካለ በቀላሉ በራሳችንም የምንፈታው ከሆነ መፍታት ምን ጊዜም ቢሆን እኔ የማደርገው የተቆረጠ መብራት ካገኘው በእጄ ከመያዝ ይልቅ በደረቅ እንጨት ሰውና ንብረት ላይ ጉዳት ወደማያደርስበት አካባቢ መሰብሰብ ነው የማደርገው የመጀመሪያ ስራዬ ይሄ ነው። ከዚያ ቀጥሎ እነዚህ ጉዳት እንዳያደርስ ከሰበሰብኩት በኋላ ከመብራት ጋራ ከመብራት ስራ ጋራ። ስራቸው የሆኑ ሰዎች አሉ መብራት ሀይል ሰራተኞችን ለመብራት ሀይል ሰራተኞች ስልክ በመደወል እዚህ ቦታ የተቆረጠ ገመድ አለ። በንብረትና በሰው ላይ ጉዳት ከመድረሱ በፊት መጥታችሁ መፍትሄ ስጡት ብዬ እናገራለሁ። ከዚህ በኋላ እነሱ ይመጣሉ በሚመጡበት ጊዜ ቦታውን አሳያቸዋለሁ። ከዚያ ያንን መብራት እንዲያጠፉት ወይም እንዲቆረጥ ይደረጋል። ዋና ስራችን ይሄ መሆን አለበት። በየቤታችን ደግሞ የሚቆረጥ መብራት ካለ ቀድመን ቆጣሪውን ማጥፋት ወሳኝነት አለው። ቆጣሪውን የማናጠፋ ከሆነ በቤታችን ውስጥ በንብረታችንም በልጆቻችንም በቤተሰቦቻችን ላይ በሙሉ ከፍተኛ የሆነ ጉዳት ያደርሳል። ስለዚህ በየትኛውም ቦታ ላይ የተቆረጠ ገመድ የተቆረጠ መብራት ከተገኘ ማድረግ ያሉብንን በሙሉ ጥንቃቄዎች ማድረግ አለብን። በደረቅ እንጨት መንካት በእጃችን አለመንካት ውሃ ነገር አለመድፋት። እነዚህን ነገሮች ሁሉ በሙሉ ጥንቃቄ አድርጎ መንቀሳቀስ ያስፈልጋል።

የኔ የስራው ባህሪም ከደንበኞቼ ጋራ አብሬ እንድሰራ ያደርገኛል ደንበኞች የሚባሉ ሁልጊዜ ከእኛ አገልግሎትን እንደዚሁም ደግሞ የተለያዩ ነገሮችን ፈልገው የሚመጡ ሁሉ ናቸው። ከእኛ አገልግሎት የሚፈልጉ የተለያዩ ሀሳቦችን አስተያየቶችንም ሊሰጡ የሚችሉ የሚመጡ ሰዎች በሙሉ ደንበኞች ናቸው። እኛን የሚጎበኙንን ደንበኞች ነው የምንላቸው እነዚህን ደንበኞች ደግሞ በጣም እንንከባከባቸዋለን እንደ ንጉስ። እንደ ንግስት አድርገን በደንብ አድርገን ሀሳባቸውን እንቀበላለን ያለ እነሱ ምንም አይነት ህይወት የለንም። ምክንያቱም ድንበኞቻችን ከሌሉ የምንሰራው ስራ የለንም። እኔ በምሰራበት ስራ ላይ በሙሉ የስራዬን ባህሪ ከደንበኞች ጋራ የሚያገናኝ ነው። ስለዚህ ደንበኞች በሚመጡበት ጊዜ እነሱን በአክብሮት በፈገግታ በደስታ ሰላምታ ሰጥተን በአክብሮት አስቀምጠን። የመጡበትን ጉዳይ ጠይቃን ጉዳዮቻቸውን በደንብ አድርገን ችግሮችም ካሉ ችግሮቻቸውን ፈተን የሚፈልጉትን ነገር ሁሉ አሟልተን ሰጥተን እንሰዳለን። ነገር ግን ሁልጊዜ የሚመጡ ደንበኞች በሙሉ ከእነርሱ በእነርሱ በኩል ማግኘት የሚገባቸውን ብቻ ለማግኘት የሚመጡ አይደሉም የኛንም አንዳንድ ጉድለቶች ካሉ የኛን ጥንካሬያችንን ብርታታችንን ፈልገው አስተያየት ለመስጠትም የሚመጡ አሉ። ሁሉም ደንበኞች ቅሬታ ይዘው የሚመጡ አይደሉም። አንዳንድ ደንበኞች ግን ቅሬታ ይዘው የሚመጡ አሉ። በምናስተናግድበት ጊዜ ያልረኩ የተለያዩ አላግባብ የሆኑ እንግልቶች ወጪዎች ካሉባቸው እነዚህን አላግባብ የሆኑ ነገሮችን ለምንድነው ከምን አንፃር ነው በምን ምክንያት ነው ብለው ለመጠየቅ ይመጣሉ? ሁልጊዜም ቢሆን ከደንበኞች ጋራ ሰላማዊ የሆነ ግንኙነትን ለመፍጠር ሁልጊዜ ማንኛውንም የሚሰሩ ስራዎችን ለደንበኞች ቀድሞ ማሳወቅ ይገባል። መልካምም ይሁን ክፉም ይሁን የሚሰራው ስራ ደንበኞችን የሚስማማቸውም ይሁን የማይስማማቸው የሚቀበሉትም ይሁን የማይቀበሉት ለእነርሱ ማሳወቅ ግን ግዴታ አለብን። ቀድመን ማሳወቅ ተፈጻሚ አድርገን የወጣን መመሪያ የሚወጣን ደንብ በተለያዩ ምክንያቶች የዋጋ ማሻሻያ ሲኖሩ እነዚህን ሁሉ ቀድሞ ማሳወቅ ይገባል። አሁን በእኛ ላይ የተፈጠረ አንድ ነገር ነበር። በምንሰራው ስራ ላይ የዋጋ ማሻሻያ አደረግን የዋጋ ማሻሻያ በምናደርግበት ጊዜ ቀጥታ ወደ ክፍያ እንዲሄዱ ደብዳቤ ጻፍንላቸው ክፍያ ሊከፍሉ ሲሄዱ ግን ከዚህ በፊት ይከፍሉት ከነበረው የጨመረ ነገር አለ ለምንድነው ይሄ ጭማሪ የመጣ የሚለውን ስላላወቁ? ቀጥታ በሙሉ ክፍያውን መክፈላቸውን አቁመው ወደ እኛ መጡ። ደንበኞች ስለሆኑ ጥያቄዎቻቸውንም መቀበል ስላለብን ማስተናገድ ስላለብን ተቀበልናቸው። ሀሳባችሁ ምንድነው ስንላቸው? ለምንድነው ክፍያ የጨመረ የሚል አሰብ አቀረቡ? ክፍያ መጨመሩን እነሱ አላወቁም አልሰሙም። ድሮ ከዚህ በፊት ይከፍሉት በነበረው መልኩ ሊከፍሉ ነው ገንዘብ አዘጋጅተው ወደ ክፍያ ቦታዎች ሄደው የነበሩ ነገር ግን ክፍያ ቦታ ላይ ሲሄዱ ጨምሮ ነው ያገኙት እኛ ሳናስረዳቸው ሳንነግራቸው ክፍያውን ጨምረን ስለላክነው ነው። ይሄ የእውነት ነው ቅሬታ ያስነሳል። ምክንያቱም ቀድመን ማሳወቅ ነበረብን የክፍያ ጉዳይ ስለሆነ የሚከፍሉትን ነገር ቀድመው አዘጋጅተው ገንዘብ ጠይቀው። ተዘጋጅተው መሄድ ይገባቸው ስለነበረ ከዛ እኛም ነገርናቸው መመሪያው ተሻሽሏል የክፍያ ዋጋ ከዚህ ጊዜ ጀምሮ ጨምሯል። ብለን ነገርናቸው ለምን ቀድማችሁ አላሳወቃችሁንም? እኛ ቀድመን ማወቅ ነበረብን ምክንያቱም ገንዘብ የምናመጣ ክፍያውን የምንከፍል ከቤተሰቦቻችን ጠይቀን ነው። ስለዚህ ቀድሞ ማወቅ ነበረብን አሁ ያሁኑን ቢያንስ ክፍያውን እለፉን አሉ ነገር ግን ግን ይህንን ማድረግ አንችልም። ምክንያቱም ይሄ የጸደቀ በእኛ ሳይሆን ከእኛ በላይ ባሉ ሀላፊዎች ስለሆነ። እኛ ስራችን ሊሆን ይችል የነበረው ማሳወቅ ብቻ ነው። በወቅቱ ይህንን ለማሳወቅ ደግሞ አጣዳፊ የሆነ ጊዜ የማይሰጥ ወቅት ስለነበረ ይሄንን ሳናደርግ በመቅረታችን እንደነዚህ ያሉ ቅሬታዎች ተነስተዋል። ግን ደንበኞች ናቸውና ያነሱት ሀሳብ እውነት ነው ተቀባይነት ያለው ነው ወደፊት ማሻሻል የሚገባን ሀሳብ ነው። ስለዚህ ሁሉም ደንበኞቻችን ቅሬታዎች ሊኖሯቸው ስለሚችሉ ቅሬታዎቻቸውን በአግባቡ ማዳመጥ መስማት ምላሽ ደግሞ በአግባቡ መስጠት። በእኛ መመለስ የማይችሉ ጥያቄዎች ካሉ ደግሞ ለሚመለከተው አካል መምራት ተገቢ ነው።

የምትወደውን ስራ እስከምታገኝ ድረስ ስራህን ውደደው የሚል አባባል አለ በጣም ግሩም አባባል ነው። በዚህ አባባል መሰረት አሁን እየሰራሁት ያለውን ስራ መውደድ ግዴታዬ ነው ማለት ነው። ምክንያቱም አሁን እየሰራሁት ያለው ስራ። በእሱ በማገኘው ገንዘብ ቤተሰቤን እየመራሁ እያስተዳደርኩ። የምበላውን የምጠጣውን የማገኝበት የተለያዩ ወጪዎችን ክፍያ የምፈጽምበትን ገንዘብ ማገኝ ከእሱ ስለሆነ። እየሰራሁት ያለሁትን ስራ እወደዋለሁ። ይህንን ስራ መውደድ ግዴታዬ ነው። ነገር ግን ይህንን ስራ እወደዋለሁ ማለት በዚህ ስራ ብቻ ሁሌ እኖራለሁ ማለት አይደለም። ሌላ ስራ የማገኝ ከሆነ የተሻለ ነገር ማገኝ ከሆነ። ይህንን ስራ ትቼ ወደዛኛው ወደተሻለው ከፍ ወዳለው ነገር መሄዴ አይቀርም ምንም ብወደውም ዋጋ የምከፍልለት ግን አይደለም። ከዚህ በፊት በመምህርነት በጣም ወደው የነበረ ስራ ነው። መምህርነትን ግን የተሻለ ነገር ሊሆን ይችላል በሚል የተሻለ ቦታ ለማግኘት ሲባል። ከዛ እዛ ቦታ ላይ ይከፈል ከነበረው በመምህርነት በጣም በምወደው ሙያ ላይ ይከፈለኝ ከነበረውም ገንዘብ ቀንሼ ሌላ ቦታ ላይ ሄጃለሁ። ይሄ ቦታ ለማግኘት ነው በመምህርነት በፍጹም መቼም ቢሆን ላገኘው የማልችለውን ቦታ ስላገኘው ብቻ ደሞዝ ቀንሼ እንዲሄድ ሆኛለሁ። ስለዚህ እሄ አሁን ደሞዝ ቀንሼ ከመምህርነቱ የመጣሁበትን ስራ ቦታዬ የተሻለ ቦታ ላይ ያለሁበት ስለሆነ እወደዋለሁ። ነገር ግን ከዚህ የተሻለ ገንዘብ ማገኝበትን ስራ ከዚህም የተሻለ ቦታ ላይ ሊወስደኝ የሚችል ስራ ካገኘሁ ደግሞ እሄዳለሁ። ሰው አንድ በአንድ ስራ ላይ ብቻ ተጣብቆ የሚኖር አይደለም። ምክንያቱም በየጊዜው ልምድ አለ እውቀት አለ ችሎታ አለ የትምህርት ዝግጅት አለ ሁል ጊዜ ሰው እያሻሻለ ነው ሚሄደው። አንድ ቦታ ላይ ብቻ ተቀምጦ አይኖርም ስለዚህ። በትምህርት ዝግጅቱ እያሻሻለ ከሄደ በልምዱ እየጨመረ ከሄደ። ይሄ ሰው የተሻለ መደብ ይጠይቃል የተሻለ መደብ ማግኘት ይፈልጋል። ስለዚህ እኔም እንደዛ የተሻለ መደብ ማግኘት ስለምፈልግ። አሁን ስራዬን የምወደው እየሰራሁት ያለውን ስራ መውደድ ስላለብኝ ነው። ምክንያቱም የምወደውን እና ለኔ የተሻለ ገንዘብ ያስገኘኛል ብዬ የተሻለ ቦታ ላይ ያስቀምጠኛል ብዬ የማስበውን ያንን ምወደውን ስራ ለማግኘት የግድ አሁን እየሰራሁት ያለውን ስራ መውደድ አለብኝ። ለዚያ ነው አሁን እየሰራሁት ያለውን ስራ። የምወደው ደግሞ ከባድ የሚባል ስራ አይደለም። ብዙ ጉልበት ሚጠይቅ ብዙ እውቀት የሚጠይቅ ብዙ ጊዜ የሚፈጅ ስራ ላይ አይደለም ያለውት። አብዛኛውን ጊዜ እረፍት ላይ የማሳልፍበት ይበዛል ምክንያቱም ወቅታዊ የሆኑ ስራዎችን እየሰራሁ ስላለው። የምሰራው ስራ ወቅታዊ ስራ ነው ይህንን ወቅታዊ የሆነውን ስራ በአግባቡ በጥራት እሰራለሁ ከዚያው በኋላ ያለው ጊዜ አብዛኛው ጊዜ የእረፍት ጊዜ ነው ሚሆነው። ነገር ግን ይሄ የእረፍት ጊዜ ቤታችን ውስጥ ውጤታማ የሆነ ስራ ለመስራት ወይም ደግሞ ከዚያ የተሻለ ገቢ ሊያስገኝ የሚችል ስራ ላይ ካልዋለ ጊዜው። በመቀመጥ ሚያልፍ ነው ሚሆነው ስለዚህ በመቀመጥ ምናሳልፈው ጊዜ መቼም ቢሆን እኛን አይቀይረንም ምን ጊዜም ቢሆን ስራ መስራት ተገቢ ነው። ከአንዱ ቦታ ወደ ሌላው ቦታ ከአንዱ መደብ ወደ ሌላኛው መደብ። እየተንቀሳቀሱ በየቦታው እየሄዱ ስራዎችን መስራት ተገቢነት አለው ምክንያቱም የተሻለ ገቢም ያስገኛል። ገቢ ማግኘት እና የተሻለ ክፍያ ማግኘት ነው ዋናው አላማችን በስራ መደብ ላይ ያለው የተሻለ ክፍያ ካገኘን ህይወትን ኑሮን መጋፈጥ እንችላለን። አሁን ባለው የኑሮ ውድነት በመንግስት ስራ ወይም ተቀጥሮ መስራት በጣም አክሳሪ እንደሆነ ይታወቃል። በእኛ ሀገር ደረጃ አክሳሪ ከሚባሉ ስራዎች መካከል። ተቀጥሮ መስራት ነው ምክንያቱም ተቀጥረን በምንሰራበት ጊዜ። ገንዘብ የሚከፍሉን እነሱ መክፈል በሚችሉበት አቅም ልክ እንጂ በእኛ የእውቀት የልምድ የችሎታ እና የኛ የትምህርት ዝግጅት ልክ አይደለም። ለዚያ ቦታ የምከፍለው ይሄንን ነው ከፈለክ ቀጥል ካልፈለክ ደግሞ ልቀቅ አይነት። አስገዳጅ የሆነ ነገር ያለበት ስለሆነ ሌላ ቦታ ላይ ወቶ ደግሞ በግል መንቀሳቀስ ለማይችል ሰው። ይህንኑ ያለውን ነገር ይዞ መቀጠል ስለሚፈልግ ብቻ ኑሮውን እየታገለ እንዲቀጥል ይገደዳል ማለት ነው። ግን የተሻለ ነገር በሚገኝበት ጊዜ ምን ጊዜም ቢሆን ይሄ አሁን የምንሰራውን ስራ ትተን ወደ ሌላኛው ስራ እንሄዳለን ማለት ነው። ምን ጊዜም ቢሆን ስራችንን የምንወደው በዚያ መልኩ ነው የተሻለ ገቢ ሚያስገኘን ሲሆን ኑሯችንን በአግባቡ መምራት መኖር ሚያስችለን ገቢ። የምናገኝበት ስራ መሆን አለበት።

ፊልሞች ለመዝናናት የተለያዩ ጊዜያትን ለማሳለፍ የምንጠቀምባቸው ናቸው ጊዜ ማሳለፊያ ነው። አብዛኛው ጊዜ ትምህርት የሚያስተምሩ ቁም ነገርም ያላቸው ፊልሞች አሉ። በእኛ ሀገር የሚታዩ በርካታ አይነት ፊልሞች አሉ በተለያየ ቋንቋ የሚሰሩ በሀገራችን በኦሮምኛ በትግረኛ በአማርኛ በሶማልኛ በሁሉም አይነት ቋንቋዎች የሚሰሩ የተለያዩ ፊልሞች አሉ። እነዚህ ፊልሞች ሁሉ መሰረታቸው የተለያየ ነው መነሻቸውና መድረሻቸው የተለያየ ነው። ብዙ የአማርኛ ፊልሞች ከውጭ ከእንግሊዘኛ ፊልሞች የተቀዱ ሀሳባቸው ከዚያ የተኮረጁ የሚመስሉ ብዙ አሉ አንዳንዶቹ ደግሞ አገር በቀል የሆኑ ሀሳብ ሀገር በቀል የሆኑ ችግሮችን ለመፍታት የሚሰሩ ፊልሞችም አሉ። ከውጭ የተኮረጁ ፊልሞች ግን ይታወቃሉ መነሻቸውን አይቶ መድረሻቸውን ለመገመት ሁለት ሰዓት እና ሶስት ሰዓት መጠበቅ አያስፈልግም በቀላሉ የሚለዩ ናቸው። እገሌና እገሌ እንደዚህ ይሆናሉ ፍጻሜያቸው እንደዚህ ነው ብሎ መገመት የሚያስችል ደረጃ ያላቸው ናቸው። ሀገር በቀል የሆኑት ግን የሀገራችንን የተለያዩ እውቀቶች ሃይማኖታዊ ባህላዊ በህክምናው ዘርፍ በፍልስፍናው በትምህርቱ በተለያዩ መስክ ያለንን በሙሉ ጥበባችንን የሚያሳዩ ፊልሞች ናቸው እነዚህ ፊልሞች። በጣም ረጅም ጊዜ እንኳን ብንመለከታቸው የማንሰለቻቸው ደጋግመን ደጋግመን የምንመለከታቸው በርካታ እውቀቶችና ጥበቦችን የያዙ ፊልሞች አሉ። እና እኔ በፊልም ደረጃ ብዙ ተመልካች አይደለሁም ብዙም የፊልም አድናቂ አይደለሁም። ነገር ግን ሀገር በቀል የሆኑ ፊልሞችን መመልከት ግን ደስ ይለኛል። መመልከት ካለብኝ የግድ ማየት ካለብኝ ሀገር በቀል ፊልሞችን እና መንፈሳዊ የሚባሉ ፊልሞችን እመለከታለሁ በተለይ ግን መንፈሳዊ ፊልሞች በጣም ይገዙኛል። ምክንያቱም የኔን ህይወት የሚዳስሱ የቅዱሳኑን መንገድ የቅድስና መንገዳቸውን የሚያሳዩ ናቸው ከእግዚአብሔር ጋራ የነበራቸውን ግንኙነት በጸሎት በጾም በስግደት በመሳሰሉት ነገሮች ከእግዚአብሔር ጋራ የነበራቸውን ቅርርብ ቁርኝት ለእነሱ እግዚአብሔር የሰጣቸውን ቃል ኪዳን። ይህንን ሁሉ የምናይበት የምንረዳበት ለእግዚአብሔር ፍቅር ሲሉ ስለ መንግስተ ሰማያት ሲሉ ምን አይነት ትዕግስትን እንዳሳለፉ መራራ ሞትን እስከመታገስ ድረስ እንዴት እንደደረሱ። የሚያሳዩ በርካታ የመንፈሳዊ ፊልሞች አሉ እነዚህን መንፈሳዊ ፊልሞች ስመለከት የኔን ህይወት እፈትሽበታለሁ ደካማ መሆኔን በእነሱ ቦታ ብሆን እኔ ምን እወስን ነበር የሚለውን ስመለከት በጣም በእነርሱ ሚዛን ስመዘን ቀላል እንደሆንኩ እረዳዋለሁ። እና የራሴን ህይወት እንድመረምር የሚረዱኝን ፊልሞች መንፈሳዊ ፊልሞችን መመልከት። የሀገሬን ደግሞ ባህሏን እውቀቷን ጥበቧን በሙሉ ያላትን እውቀት ፍልስፍናዋን በበኪነ ህንፃው በስነ ጽሁፉ በም በህክምናው በዚህ ሁሉ ረገድ በሙሉ ያላትን የኢትዮጵያን ውስጣዊ ማንነቷን የሚያስረዱ ፊልሞችንም ሳይ ደስ ይለኛል። በፊልሙ ውስጥ የተለያዩ ገጸ ባህሪዎች አሉ። እነዚህ ገጸ ባህሪያት እኩይና ሰናይ የሆኑ ገጸ ባህሪያት ይስተዋላሉ። በአማርኛ ፊልሞች ላይ የሚስተዋሉ ናቸው። እነዚህ ብዙ ገጸ ባህሪያት እንደዚህ እኩይና ሰናይ ገጸ ባህሪያት እንዲሆኑ እያደረጉ የሚሰሯቸው ፊልሞች በዋናነት የሰውን እይታ ስበው ለረጅም ጊዜ እነሱ ይዘው ለመቆየት ስለሚፈልጉ ነው። በፍቅር ህይወት ውስጥ እኩይ የሚባሉ ሰዎችም አብረው ያንን የፍቅር ህይወቱን ሊያበላሹ የሚችሉ የፍቅርን መንገድ የሰላምን መንገድ ሊበጠብጡ የሚችሉ ደግሞ በመካከል ሆነው አንዱን ከአንዱ ጋራ የሚያጋጩ የሚያጣሉ እኩይ የሆኑ ገጸ ባህሪያት እዛ ውስጥ ይስተዋላሉ። እነዚህ እኩይ ገጸ ባህሪያት አንዳንዶቹ በሚገርም ሁኔታ በጥሩ ሁኔታ ስለሚጫወቱት በዋናው በውጩ ከዚህ ከፊልሙ ውጭ ባላቸው ህይወትም እነዚያ ሰዎች ያንን እኩይ የሆነ ገጸ ባህሪ ይዘው የሚኖሩ እስኪመስሉ ድረስ መታወቂያቸው እስኪሆን ድረስ በአግባቡ የሚጫወቱ ሰዎች አሉ። አንዳንዶቹ ደግሞ ፊልምን የሚሰሩት ገንዘብ ለማግኘት ዝናን ለማትረፍ እውቅናን ለማትረፍ የማስታወቂያ ስራዎች ላይ ሰዎች እንዲመለምሏቸው ምናምን አስበው የሚሰሩ ሰዎች አሉ። ፊልም ግን ራሱን ችሎ ራሱን የቻለ ጥበብ ነው መነሻ መድረሻ ያለው ማስተላለፍ የሚፈልገው መልእክት ያለው ሰውን ህዝቡን አቴንሽኑን ይዞ መቀጠል የሚችል ነው። ስለዚህ እኔ በዋናነት ግን መውደድ አለብን ብዬ የማስበው ያው ሰው የየራሱ ምርጫ ቢሆንም እንደ እኔ ግን የምወደው መንፈሳዊ የሆኑ ፍልም ፊልሞችን እና ሀገር በቀል የሆኑ የሀገራዊ ራዕይ እና ግንዛቤ ሊሰጡ ሊያስጠ ሊያስጨብጡ የሚችሉ ፊልሞችን ነው

የአየር ሁኔታ የሚባሉ እንግዲህ ሙቀት ቅዝቃዜ ነፋሳማ ዝናባማ ፀሀያማ እንደነዚህ ያሉ ነገሮች ናቸው። እኛ አካባቢ አሁን ያለው ወቅት የበጋ ወቅት ነው። በበጋ ወቅት ደግሞ ፀሀይ በጣም የምትጨምርበት ሙቀቷ የሚጨምርበት የምታቃጥልበት ነው። በዚህ በበጋ ወቅት ንፋስም በጣም ይበዛል ንፋሳማ የሆነ አዋራውን በጣም በከፍተኛ ሁኔታ የሚያራግብበትና ወደ ላይ ወደ ሰማይ የሚወስድበት ጊዜ ነው። በጣም ከፍተኛ የሆነ ሙቀት አለ ውጭ ላይ መቀመጥ አይቻልም። በጣም ያቃጥላል ግለቱ ከባድ ነው። ነፋሱ ደግሞ በጣም ከባድ የሆነ ነፋስ ስለሆነ የሚያመጣው አቧራ አይን ውስጥ እየገባ አይንን ያሳምማል ለህመምም ይዳርጋል። አሁን ያለው ሁኔታ የአየር ሁኔታ እንደዚህ ነው በጋ በኢትዮጵያ እንደዚህ ነው። የበጋ ወቅት ፀሀያማ የሆነ ፀሀዩ የሚበረታበት ሙቀቱ የሚጨምርበት ነፋሳማ የሆነ አቧራ የሚበዛበት ነው። በዚህ ወቅት ወደ ቤት መጠጋት ከዛፍ አጠገብ በመሄድ ጥላ መጠለል ይቻላል እንጂ በጣም ሙቀቱ አይቻልም ከሰው ከመቋቋም ከሚችለው የሙቀት መጠን በላይ ነው። ደግሞ በባህሪው የዚህ አካባቢ ጠዋት በጣም ይቀዘቅዝና ከሶስት ሰዓት ጀምሮ ያለው ሙቀት እየጨመረ ነው ሚሄድ። እና ይሄን ቅዝቃዜ ላይ የቆየ ሰው ደግሞ ሙቀቱ ሲያጋጥመው ከአቅሙ በላይ ይሆናል ለቁጥጥር ከባድ ይሆናል። ሙቀት ሲጨምር ደግሞ የአእምሮንም ሰላም ይነሳል። ቤት ውስጥ ስንቀመጥ ያለው ሰላም ደስ ይላል ቀዝቃዝ ያለ ነው። ወደ ውጭ ስንሄድ ደግሞ ከዚህ ከቀዝቃዛ ቆይተን ወደ ውጭ ስለምንወጣ በጣም ያቃጥላል ሙቀቱ ከባድ ነው ፊት ለፊት ፀሀይ ካገኘች ደግሞ በጣም ነው የሚያቃጥለው። ስለዚህ ያለን ምርጫ ወይ ጥላ ይዘን መንቀሳቀስ ነው። አሁን የወንዶችም ጥላ እየያዙ መሄድ ጀምረዋል። ብዙ ጊዜ ጥላ የምንይዝ ዝናባማ በሚሆንበት ወቅት ነበር። አሁን ግን ለፀሀይ ፀሀይንም ለመከላከል ሰው ጥላ እየያዘ ይሄዳል ሴቶች ብዙ ጊዜ ጥላ ይይዛሉ። መቼም ቢሆን ጥላ ከእጃቸው አይለይም በበጋም በክረምትም። ወንዶች ግን ከክረምት ውጪ በበጋ ጥላ ይዘው አይታዩም ብዙ ሰው ብዙ ወንዶች ጥላ ይዘው አይስተዋሉም። አሁን አሁን ግን ከሙቀቱ መጨመር የተነሳ ፀሀያማ ከመሆኑ አንፃር ጉዞ በሚያደርጉበት ጊዜ ጥላ ይይዛሉ። የምንጓዘው ጉዞ ከአርባ ደቂቃ በላይ አይሆንም ግን ይህንን አርባ ደቂቃ። በዚህ ፀሀይ ለመጓዝ በጣም ከባድ ነው። ጉዞ በምናስብበት ጊዜ ወደ ምሽት አካባቢ ሙቀቱ ቀነስ በሚልበት ጊዜ ተሰባስበን ለመሄድ እንሞክራለን። አሁን ባለው በዚህ በቀትሩ በሚኖረው ሙቀት ግን በጣም ከባድ ስለሆነ መንቀሳቀስ ይከብዳል በጣም ፈታኝ ነው። ሙቀቱ ይፈትናል በጣም አቃጣይ ነው ከስር መሬቱም ይግላል። ስለዚህ ጫማ አድርጎ ካልሆነ በቀር በባዶ እግር የማይታሰብ ነው። የሚሆነው አንዳንዶቹ ግን ለምደውት በባዶ እግራቸው እንኳን የሚሄዱ አሉ። አስፓልቱ በጣም ነው ሚሞቅ። በዛ በሚግለው አስፓልት ላይ ግን በባዶ እግራቸው የሚሄዱ አሉ። ይሄ እግራቸው ስለለመደው ስለደነደነ ሙቀቱ ብዙ አይሰማቸውም። ግን ላለመደው ሰው ከባድ ነው በጫማ ለሚውል ሰው ጫማ ለለመደ ሰው። በተለይ ለረጅም ጊዜ ጫማ ላደረገ ሰው በጣም የማይታሰብ ነው በአስፓልቱ ላይ ቀርቶ በሌላም ቦታ ላይ መንቀሳቀስ አይቻልም። ሙቀቱ ከባድ ነው። ስለዚህ ሰው ደግሞ በዚህ በሙቀት መጠነኛ በሆነ መካከለኛ በሆነ ለሰው ኑሮ ተስማሚ በሆነ ሙቀት ካልሆነ በቀር ሙቀት በጣም ሲጨምርም በጣም ሲቀንስም የሰው ህይወት ከባድ ይሆናል። በጣም በሚቀንስበት ጊዜ ብርዱ አይቻልም። በጣም በሚጨምርበት ጊዜ ሙቀቱ አይቻልም ለሰው ልጅ ተስማሚ የሚባለውን ሙቀት ከሃያ ዲግሪ ሴንትግሬድ እስከ ሃያ አምስት ዲግሪ ሴንትግሬድ ባለው ውስጥ ቢኖር መልካም ነው። ከዚያ በላይ ከሆነ አይምሮን የሚረብሽ ነው። ከዚያም በታች ከሆነ ወደ ቅዝቃዜው ስለሚመጣ የተለያዩ ከዚህ ከቅዝቃዜ ጋራ ተያያዥነት ያላቸው የአለርጂክ ህመሞች የሚቀሰቀሱበት ይሆናል። እና ለሰው ልጅ መካከለኛ የሆነ ሙቀት ላይ ተስማሚ ነው። ዛሬ ያለውም የአየር ሁኔታ ፀሀያማ የሆነ በጣም የሚያቃጥል ንፋሱ የበረታበት አቧራ ወደ ላይ እየተነሳ ያለበት የአየር ሁኔታ ነው ያለው

መልእክት ሐምቀበለም ሆነ ለመላከ ከምትጠቀምባቸው የመልእክት መላኪያ መንገዶች አንደኛው ኢሜል ነው። በኢሜል ለተለያዩ ሰዎች ለበርካታ ሰዎች የተለያዩ መልእክቶችን መላክ ይቻላል። መልእክቱን ለመላክ ደግሞ የሁሉንም ኢሜል አንድ ጊዜ መርጦ ለብዙ ሰዎች የምንፈልገውን አይነት መልእክት መላክ እንችላለን እኔም በርካታ መልእክቶችን በኢሜል እቀበላለሁ። የምቀበላቸው ኢሜሎችም በፋይል መጽሐፍትን በፒዲኤፍ የሆኑ መጽሐፍትን እቀበልበታለሁ። ምስሎችን ድምፆችን የጽሁፍ መልእክቶችን ቪዲዮዎችንም ሁሉ ሳይቀር እቀበላለሁ። ነገር ግን በኢሜል ስንልክ ከሃያ አምስት ሜጋ ባይት በላይ አይልክም። ስለዚህ ምስሎችን ወይም ቪዲዮዎችን ለመላክ ከ ሃያ አምስት ሜጋባይት በታች ማድረግ ሊያስፈልግ ይችላል። ነገር ግን ከዚህ በተሻለም ዊ ትራንስፈር በሚባለው መልኩ እስከ ሁለት ጌጋባይት ድረስ ከአንድ ቦታ ወደ ሌላ ቦታ መልእክቶችን እንላላክበታለን። በኢሜል በስራ ጉዳይ ላይ የሚላኩ መልክቶች በኢሜል የሚላኩ መልክቶች ናቸው። ደብዳቤዎች መመሪያዎች ምስሎች የሚላኩ አሉ እነዚህን እንከታተላለን የስራ እንቅስቃሴዎችና ሪፖርቶችንም እንደዚሁ በኢሜል እንላላካለን። ቅጾችን የክፍያ ሰነዶችን ውሎችን የመሳሰሉትን ሁሉ በኢሜል እንላላካለን። ስለዚህ ኢሜል እንደየምንፈልገው ጉዳይ ለሰዎችም ስንልክ ሆነ ስንቀበል መጠኑን የምናውቀው በስራው ባህሪ ነው የስራው ሁኔታ ይወስነዋል። አንዳንድ ቀን በጣም ብዙ ኢሜሎች ምልክበት ጊዜ አለ። እነዚህም ኢሜሉን የምልክላቸው ሰዎች መረጃውን በሚፈልጉበት ጊዜ ለእነሱ ስል የተለያዩ መረጃዎችን በኢሜል እልካለሁ። ግን አንዳንድ ቀን ደግሞ ለአንድ ሰው ወይም ለሁለት ሰው ብቻ የምልክበት ጊዜ አለ ጭራሽ ኢሜል ልኬ የማላውቅበትም ቀን አለ። ስለዚህ በአማካይ በአማካይ በወሩ ውስጥ እስከ መቶ የሚደርሱ ኢሜሎችን አደርጋለሁ ብዬ አስባለሁ። ይሄ የአማካይ ነው። አንዳንዴ ከፍ ሊል ይችላል ዝቅም ሊል ይችላል። ግን በአማካይ ይህን ያህል ኢሜል እልካለሁ። በስራ ጉዳይ ብቻ ሳይሆን የተለያዩ ስራዎችን የኦንላይን ስራዎችን ለመስራት አንዳንድ ማግኘት ያሉብን መረጃዎች ሲኖሩ ደግሞ መልእክት ለመቀበል ከተለያዩ ተቋማት ከተለያዩ ሰዎች ከግለሰቦች ጋር ከድርጅቶች ጋራ የምንነጋገርበት አጋጣሚዎች ስላሉ ኢሜል ይበዛል። አንዳንዴ ግን ከውጭ በተለይ የስራ እድል የስራ እድል ሲኖርና የትምህርት ስኮላርሺፕ ሲኖር ብዙ ጊዜ በየጊዜው በየጊዜው ኢሜሎችን እንለዋወጣለን እንላላካለን። ወደ እነሱ እንጽፋለን እነሱም ለኛ ይመልሳሉ። አሁንም አስተካክለን እንልካለን አስተካክለው ይመልሳሉ እንደዚህ እያደረግን ብዙ የኢሜል መልእክት ልውውጦች ይኖሩናል። ዝም ብሎ በማንኛውም በሆነ ስራ ግን ኢሜሎች ምናልባት አልፈን አልፈንም ብቻ የምንላክባቸው እና ጭራሽ ምንም አይነት የኢሜል መልእክቶችን ሳንልክ የምንቀርባቸውም ጊዜያት ይኖራሉ ይህንን የሚያደርገው የስራው ባህሪ ነው። ስራ በጣም በሚኖርበት ጊዜ መልእክቶች እንዲተላለፉ በሚያስገዱበት ጊዜ አስቸኳይ የሆኑ የመልእክት ልውውጦች በሚኖሩበት ጊዜ ኢሜል በብዛት እንልካለን። በአንድ ጊዜ ለአስር ለአስራ አምስት ለሃያ ለሰላሳ ሰው መርጠን በአንድ ጊዜ ኢሜሉን ልንልክላቸው እንችላለን። አንዳንዴ ደግሞ ለአንድ ሰውም ለሁለት ሰውም ልንሰራ ልንልክ እንችላለን አንዳንዴም ደግሞ ስራ ከሌለ ላንልክም እንችላለን። ኢሜል በብዛት ለምሳሌ ወደ እኔ የተላከን ከእኔ ከላይ ከእኔ ሀላፊ ወደ እኔ የተላከውን መልእክት እኔ ደግሞ በእኔ ስር ላሉ ሰዎች እልካለሁ። ይህንን የምንልከው አውርደን ሳይሆን እዛው የተላከውን ቀጥታ ወደ እነዛ ፎርዋርድ በማድረግ ነው። በማስተላለፍ መልእክቶች ይላካሉ ለአንዱ የተላከውን ለሌላኛው ለማስተላለፍ በቀላሉ ስለሚሰራ። እንደዚሁም ደግሞ እዛው ለተላከለት መልእክት ደግሞ መድረስ አለመድረሱን እዛው ላይ ደርሶኛል አመሰግናለሁ የሚል ምላሽም መስጠት የሚቻልበት ነው። ኢሜል የኢሜል አንዱ ትልቁ ነገር ሰዎቹ የደረሳቸው ሰዎች ይመልከቱት አይመልከቱት መልእክቱን ያወርዱት አያወርዱት ለዛ መልእክት የሚኖራቸው ምላሽ ምን ይሆናል የሚለውን ነገር ማወቅ አይቻልም። ምላሽ እስካልሰጡ ድረስ ሌሎች ግን አንዳንድ ፕላትፎርሞች ያንን ማንበባቸውን ያያሉ። ምላሽ ካልተሰጠ አንብበው ምላሽ እንዳልሰጡ ያውቃሉ። ኢሜል ላይ ግን አንብበው ምላሽ ይስጡ አይስጡ የሚለው ማንበብ አለማንበባቸው ማየት አለማያታቸውን ማወቅ አይቻልም።